አዎ አዎ የተለያዩ ምግቦቼን ማብሰል እችላለሁ። ይህም የሆነው ድሮ ከህፃንነቴ ጀምሬ እናቴን አግዝ ነበር እና ስራዎችን ስትሰራ አያታለሁ ስራዎችን ስትሰራ አያታለሁና። የተለያዩ ስራዎች እንዴት መሰራት እንዳለባቸው አቃለሁ። የምግብ አሰራር ፕሮግራሞችን እና የምግብ አሰራር ቅደም ተከትሎችን ታስረዳኝ ነበረ። እንደውም ልጄ ነገ ለሆነ ነገር ይጠቅምሃል እኔ ባልኖር አንተ ስራ ስትይዝ ብቻህን ስትኖር ምግብ ሰርተህ መብላት እንድትችል ዛሬ መልመድ አለብህ እያለች ትመክረኝ ነበር። እናቴ እና ብዙ ምግብ የማብሰል እንትን አለኝ ለምሳሌ ወጥ እሰራለሁ እንጀራ እጋግራለሁ ኬክ እሰራለሁ ዳቦ እጋግራለሁ ሁሉንም የምግብ ዘርፎች እሰራለሁኝ። የተለያዩ አይነት ወጥ የመስራት ልምድ አለኝ። አትክልት እሰራለሁ ስጋ ወጥ እሰራለሁ ሽሮ ወጥ እሰራለሁ ድንች ወጥ እሰራለሁ ምስር ወጥ እሰራለሁ። እና ምግብ የማብሰል ችሎታ አለኝ። እንጀራ በስርዓት እጋግራለሁኝ ከመጀመሪያው ከማቡካት ጀምሮ እስከ መጋገር ያለውን ፕሮሰስ በስርዓት ቅደም ተከተል በስርዓት አቀዋለሁ እና ምግብ ማብሰል እችላለሁ።

ልደቴን እንዴት ነው እ የማከብረው ለሚለው ጥያቄ ልደቴን በተለያዩ ሴሪ በተለያዩ ፕሮግራሞች አከብራለሁኝ። እ ድሮ ህፃን እያለሁ ጀምሬ እናቴ ልደቴን ታከብርልኛለች። በስርዓት ልደቴን ታከብርልኛለች እና ከዛ ጀምሮ አሁን እስካለሁበት ከህፃንነቴ ጀምሮ አሁን እስካለሁበት እ ድረስ ልደቴን በስርዓት አከብራለሁ ልደቴን እንዴት ነው የማከብረው የተለያዩ ፕሮግራሞችን በማዘጋጀት ዳቦ በመጋገር እ ኬክ በማሰራት እና እድሜ የደረሰበትን ደረጃ ስለማውቀው በዛ አይነት ነገር በኬኩ ላይ ተጽፎ እነዛን እ ማክበር ሸ ሻማ በመግዛት ሻማዎችን የተለያዩ ከለር ያላቸውን ሻማዎችን አብርቶ እ የተለያዩ የሰፈሩን ሰው ጠርቶ ልደቴን እንዲያከብሩልኝ እና ፕሮግራሙን በቅደም ተከተል እንዲያደርጉልኝ አደርጋለሁኝ። በስርዓት ልደቴን አከብራለሁኝ ማለት ነው እንደነዚህ አይነት ፕሮግራሞችን በማዘጋጀት ልደቴን የማክበር ልምድ አለኝ። እና ልደቴን ወደፊትም አከብራለሁ በእንደዚህ አይነት መልኩ ማለት ነው።

መቀበል እወዳለሁ ምክንያቱም አስተያየቶችን ተቀብዬ ማስተካከል ያለብኝን ነገር እንዳስተካክል ይጠቅመኛል ማለት ነው። እንደውም የኔ ስራ በድርጅቱ ውስጥ ንብረቶችን የመቆጣጠር ስራ ስለሆኑ ስራዬ ከተለያዩ የስራ ባልደረቦቼ የተለያዩ አይነት አስተያየቶች ይመጣሉ። ብዙን ጊዜ ከድርጅቱ ባለሀብት ባለሀብቶች የሚመጡ አስተያየቶች አሉ። እነዚህን አስተያየቶች በስርዓት ተቀብዬ ማስተካከል ያለብኝን ነገር አስተካክዬ ስራዬን በስርዓት እንድሰራ ያግዙኛል። የኔ ስህተት ምንድነው የኔ ማስተካከል ያለብኝ ነገር ምንድነው? የሚለውን ነገር ላይ ትኩረት ሰጥቼ እንድሰራ ያግዙኛል። እነዚህ አይነት ነገሮች ማለት ነው። እና አስተያየቶችን በየጊዜው ከተለያዩ ሰዎች መቀበል እወዳለሁኝ። አስተያየቶች

አዎ የስራ አሰራሮችን እከታተላለሁ የስራ አከታ የስራ አሰራሮችን እንዴት ነው የምክተለው? እኔ የራሴ የሆነ ስራ አለኝ የኔ ስራ ምንድነው? ንብረቶችን ከመቆጣጠር አንፃር ነውና የተለያዩ ከድርጅቱ የተለያዩ ንብረቶች ለተለያዩ ሰዎች ሲደርሱ እነዛ እነዛ እነዛ እቃዎች በስራ አድርሰዋል ወይ የሚለውን ነገር እከታተላለሁኝ። እነዛ ስራውን የሚያስፈጽመውስ ሰውዬ ከእኔ በታች የማሰራቸው ሰራተኞች ስላሉ የኔን ትእዛዝ እየተከበሩ እነሱ ሳምንታዊ ወይም ወርሃዊ ሪፖርት እንዲያደርጉልኝ አደርጋለሁ። ሳምንታዊ ወይም ወርሃዊ ሪፖርቶችን ተጠቅሜ ነገሮችን ወይም የስራ አሰራር ክትትሎች በዚህ አይነት መልኩ እከታተላለሁ ማለት ነው። በ እኔ ስራ ከእኔ በታይ ባሉ ሰዎች መካከል ማለት ነው እንዴት እቃዎች ደርሰዋል እንዴት ተደርገዋል የሚሉትን ነገሮች እከታተላለሁ። የስራ አሰራሮችንም በደንብ ተከታትዬ ስራዎችን አሰራለሁ።

እኔ ከቤተሰቦቼ ጋራ የተለያዩ በዓላቶችን አከብራለሁ። ከቤተሰቦቼ ጋራ እዚህ ደረጃ እስከምደርስ ድረስ የተለያዩ በዓላቶችን አከብራለሁ። ሃይማኖታዊ በዓላቶችን፣ ሀገራዊ በዓላቶችን ብሄራዊ በዓላቶችን የተለያዩ በዓላቶችን አከብራለሁ። እኔ ምሳሌ ሙስሊም ነኝ። ሙስሊም እንደመሆኔ የተለያዩ የእስልምና ሃይማኖት የሚፈቅዳቸውን በዓላቶች በስርዓት አከብራለሁኝ። ከነዛም ውስጥ የሚጠቀሱ ኢድ አልፈጥር የሚባል በየዓመቱ አንድ ጊዜ በዓል አለ። ኢድ አልፈጥር ከተከበረ ከሁለት ወር በኋላ የሚከበር አረፋ የሚባል በዓል አለ። ከዛ ደግሞ አሹራ የሚባል በዓል አለ። የተለያዩ መውሊዶችን ከቤተሰቦቼ ጋራ አከብራለሁ ማለት ነው። እና ይሄ አይነት ልምድ አለኝ።

እኔ ብዙ ብዙ የምወዳቸው ፊልሞች አሉኝ። አንደኛ በዝርዝር ሳስቀምጣቸው የአማርኛ ፊልም እወዳለው፤ በየጊዜው የሚሰሩ የአማርኛ ፊልሞችን እወዳለሁኝ። በየጊዜው የሚሰሩ ፊልሞችን የምወደው ምንድነው? ማንኛውም የአማርኛ ፊልም ሲሰራ የራሱ የሆነ መልእክት አለው፤ መልእክቱ ምንድነው? እነዚህ አይነት ነገሮች የሚሰሩት ፊልሞች ሲሰሩ ማህበረሰቡን ለማስተማር ስለሆነ ከነዛ ፊልሞች የሚገኘውን ትምህርት እኔ ደግሞ ጊዜ ሰጥቼ ፊልሙን አይቼ መማር ያለብኝን ትምህርት እማራለው ማለት ነው። እና ብዙን ጊዜ የአማርኛ ፊልሞችን እመለከታለው በስርዓት። በየጊዜው የሚሰሩ የአማርኛ ፊልሞችን ተከታትዬ ከተለያዩ ሶሻል ሚዲያዎች ላይ አውርጄ ከተለያዩ ማህበራዊ ሚዲያዎች ላይ አውርጄ ፊልሞችን በስርዓት እከታተላለሁ ማለት ነው። ፊልሙ የፊልሙን አስተምሮት ተከትዬ የፊልሙን በመከታተል የፊልሙን አስተምሮት በስርዓት አውቃለሁ ማለት ነው። እና የአማርኛ ፊልም መመልከት በጣም እወዳለሁ

እኔ ስልኬን በየጊዜው እሞላለሁ በየጊዜው እሞላለሁ ስል እኔ ስልክ የያዝኩት ከአስራ አንደኛ ክፍል በኋላ ነውና። ስልኬ አስራ አንደኛ ክፍል የገዛሁት አሁን ስራ ይዤ ድረስ ስልኬን ያኔ አስራ አንደኛ ክፍል በነበርኩበት ታይም በገዛሁት ስልክ ስለሆነ የምጠቀመው ስልኬ። አቅሙ ከጊዜ ወደ ጊዜ እየቀነሰ መጥቷል ማለት ነው። ከጊዜ ወደ ጊዜ እየቀነሰ ስለመጣ። ያንን የስልኬ ባትሪ እየቀነሰ ስለመጣ በቀን ሁለት ጊዜ ስልኬን አደርገዋለሁ ማለት ነው። ቻርጅ በቀን ሁለት ጊዜ አደርገዋለሁኝ እና ስልኬን በቀን ሁለት ጊዜ አድርጌ ለምፈልገው ነገር እጠቀመዋለሁ ማለት ነው። እና ስልኬን በየጊዜው አደርጋለሁኝ ብዙ ጊዜ አደርጋለሁኝ። ይሄም የሆነው ስልኬን ብዙ ጊዜ ከመጠቀም የተነሳ ለብዙ አመት ከእኔ ጋር ስለቆየ ባትሪው ስለቀነሰ ማለት ነው። ይሄን የማደርገው እና ስልኬን ብዙ ጊዜ እሞላለሁ።

አዎ አዎ በመንገድ ላይ የተለያዩ ምግቦችን እየገዛሁ እጠቀማለሁኝ። የኔ ስራ ብዙን ጊዜ ከሀገር ውጭ ስለሚያስወጣ በተለያዩ ሀገሮች ስለምሔድ በተለያዩ ሀገሮች ደግሞ የተለያዩ የምግብ አሰራር ዘዴዎች አሉ። የተለያዩ ምግቦች በየሀገሩ ስለሚሰሩ እነዛ በመንገድ ላይ ስንቀሳቀስ ስንቀሳቀስ የተለያዩ ምግቦች መንገድ ላይ ስለሚሰሩ እነዛን ምግቦች እየገዛሁኝ እጠቀማለሁኝ እና ብዙ አይነት ምግቦችን ከአንድ ሀገር ወደ አንድ ሀገር በመንቀሳቀስበት ጊዜ የብዙ አይነት ምግቦችን ወይ እንደውም የማላብቀዋቸው ምግቦች ስለ በየሀገሩ የማላውቃቸው ምግቦች ስለሚገኙም እነዚህም ምግቦች መሞከር አለብኝ ከሚል ሀሳብ የተነሳ የተለያዩ መንገድ ላይ የሚሰሩ ምግቦችን እየገዛሁኝ እቀምሳለሁና እጠቀማለሁኝ እና ብዙ ምግቦችን እገዛለሁኝ እነዛን ምግቦች እየቀመስኩኝ የሚጠቅሙኝና የማይጠቅሙኝን እየለየሁኝ እጠቀማለሁ ማለት ነው።

አዎ ይሄ አዎ የስራ ጊዜ ገደብ አስተካክላለሁ ይሄን የማደርገው ደግሞ ስራዎችን በቅደም ተከተል ለመስራት ነው። እኔ ድሮ ጀምሬ በቀላሉ ትምህርቶችን ሳነብ የራሴ የሆነ እቅድ አውጥቼ በዚህ ሰዓት ይሄን ይሄን ትምህርት ማንበብ አለብኝ ብዬ ነው። እና ያንን ልምዴን አዳብሬ እዚህ ደረጃ ላይ ስደርስ ስራዎቼን እቅድ አውጥቼ ከዚህ ቀን እስከዚህ ቀን እነዚህን ስራዎች መስራት አለብኝ ብዬ እቅድ አውጥቼ በስርዓት ስራዎቼን እሰራለሁ ማለት ነው። መጀመሪያ ምን ማድረግ አለብኝ ይህንን ነገር ወይም የምፈልገውን ነገር ለማግኘት ይህን ስራ እንዴት አድርጌ መስራት አለብኝ የሚለውን ጥያቄ መጀመሪያ እቅድ በማውጣት የስራ ጊዜ ገደቤን በማስተካከል ነው። ይህንን መልስ የምመልሰው ከዛ ይሄ ስራ ግድ የጊዜ የስራ ጊዜ ገደቤን ካስተካከልኩ ስራዬን በአግባቡ እንድሰራ ያግዘኛል ማለት ነው። ስራዬን ሳላመነታ እንድሰራ ያግዘኛል።

በእንጨት እሳት ማብሰል ታውቃለህ ለሚለው አዎ በእንጨት በእንጨት እሳት ማብሰል አውቃለሁ ይህም የሆነበት ምክንያት ምንድነው? እኔ ተወልጄ ያደግኩት ገጠር አካባቢ ስለሆነ ማንኛውም ምግቦች ሲሰሩ ማንኛውም ነገሮች ሲደረጉ የእንጨት እሳት በመጠቀም ነው። እንጀራ ሲጋገር ሊሆን ይችላል ወጥ ሲሰራ ሊሆን ይችላል ዳቦ ሲጋገር ሊሆን ይችላል። ውሃ ሲሞቅ ሊሆን ይችላል ሻይ ሲፈላ ሊሆን ይችላል። የተለያዩ ምግቦች ሲሰሩ ሊሆን ይችላል። ማንኛውም የገጠር ሰው የሚጠቀመው የእንጨት እሳት ማብሰያ ዘዴዎችን ተጣቅሞ ነው። እና ድሮ ጀምሬ ገና ከህፃንነቴ ጀምሬ ገጠር አካባቢ ስለሆነ ያደግኩት ምንም አይነት የማብራት ወይም የኤሌክትሪክ አቅርቦት ስለሌለ። ምግቦችን የምናበስለው የእንጨት እሳት ማብሰያ ዘዴዎችን ታጣቅመን ስለሆነ በእንጨት እሳት ማብሰል አውቃለሁ በስርዓት ያደግኩበት ነገር ነው።

አዎ የወተት ተዋጽኦ ትወዳለህ ወይ? ለሚለው ጥያቄ አዎ የወተት ተዋጽኦ በጣም እወዳለሁኝ። ምክንያቱም እኔ ገጠር አካባቢ ስለነበረ ተወልጄ ያደግኩት የወተት ተዋጽኦ በደንብ እወዳለሁኝ። ብዙ ብዙ ላሞች ነበሩን እና እኔ ሳድግ እነዚህን የወተት ተዋጽኦዎች እየተጠቀምኩ አድጌያለሁኝ። የወተት ተዋጽኦ ከሚባሉት ውስጥ እርጎ፣ አይብ፣ አሬራ፣ ወተት እንዲሁም ወተቱ ከረጋ በኋላ በመግፋት ወደ ቅቤነት ተቀይሮ ቅቤ ራሱ በስርዓት እጠቀማለሁኝ። እነዚህን የወተት ተዋጾዎች የምጠቀምበት ምክንያቱ ምንድነው? አንደኛ ረሃብ እንዳይረበኝ ያግዙኛል፤ ከረሃቡ በተጨማሪ ደግሞ ብዙ የወተት መአድኖችን ከነሱ ውስጥ ስለማገኝ እነዚህን ወተቶች በስርዓት እጠቀማለሁ፤ እና ወተቶችን ወይም የወተት ተዋጽኦ የሚባሉ ዘሮችን ሙሉ በሙሉ እጠቀማለሁ።